በስራ ላይ ከባልደረባ ጋር ግጭት ተፈጠረ። አስተያየቶቻችን የተለያዩ ናቸው ስለ ፕሮግራም ስለ ፕሮጀክቱ አቀራረብ መደራደር አልቻልንም። ሁላችንም እናምናለን ወይ የቱ ትንሽ ሞቅ ሆነ። ሌሎች ሰራተኞች አስተውለዋል ይህ ምቹ አይደለም። ለመቆጣጠር እየሞከርኩ ነበር። ምናልባት አስተባባሪ ማስገባት ያስፈልገኛል ችግሩን መፍታት አለብን። ስራው መቀጠል አለበት ግላዊ ስሜቶች ማስወገድ ያስፈልጋል። ምናልባት ከዛሬ በኋላ እንነጋገራለን መግባባት ማግኘት አስፈላጊ ነው። የቡድን ስራ መስማማትን ይጠይቃል።

አዲስ ነገር መማር ፈተና ነው። ከጥቂት ወራት በፊት ጀምሬ ነበር። መጀመሪያ በጣም ከባድ ነበር። ብዙ ስህተቶችን እየሰራሁ ነበር። ግን ቀስ በቀስ እየተሻሻልኩ ነው። በየቀኑ ትንሽ ትንሽ እለማመዳለሁ። መምህሬ ታግዘኛለች። ኢንተርኔት ላይም እማራለሁ። አንዳንድ ጊዜ ተስፋ እቆርጣለሁ። ግን እቀጥላለሁ። ትንሽ እድገት ሲኖር ደስ ይለኛል። ትግስት ያስፈልገኛል። አሁን የተሻለ እየሆነ ነው። አዲስ ችሎታ ለወደፊት ይረዳል።

የአፈጻጸም ግምገማዬ ዛሬ ነው። ትንሽ ትጋት ፍርሃት ይሰማኛል ከአለቃዬ እኔ ጋር ይቀመጣል። የባለፈው ሰባት ወራትን እንገመግማለን ምን ጥሩ ሰርቻለሁ የት ማሻሻል እችላለሁ? አዎንታዊ አስተያየት ተስፋ አደርጋለሁ። ግን ተገን የሆኑ ነገሮች ሊኖሩ ይችላሉ። አመሰግናለሁ እና እቀበላለሁ ግቦች የሚቀጥለው ጊዜ እናዘጋጃለን። የደመወዝ ጭማሪ ሊኖር ይችላል? ወይም ምናልባት አዲስ ሚናዎች ይሄ የእድገት እድል ነው። ከእርሱ መማር እፈልጋለሁ ግልጽ ግንኙነት አስፈላጊ ነው። በስራዬ ለመሻሻል ቆርጫለሁ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

ዛሬ ትራፊክ በጣም ይበዛል። ለሰአታት ያህል አልተንቀሳቀስንም መኪናዎች ረጫጅም ወረፋ ፈጥረዋል። ሁሉም እየጮሁ ናቸው ግን ምን ማድረግ የሚችሉት ነገር የለም። አንዳንዶቹ ያንጎራጉራሉ ሌሎች ሙዚቃ ያዳምጣሉ። እኔ ውጭ እመለከታለሁ ፀሀይ በጣም ትቃጠላለች ሙቀቱ ይበዛል። መዘግየቱ ያበሳጨኛል። ለስራዬ ዘግይቼ እደርሳለሁ። መልእክት መላክ አለብኝ። ትራፊክ ከተማው ችግር ነው። ትግስት ያስፈልጋል። በመጨረሻ ይቀንሳል።

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው በማለዳ ምንም ገና ነቅቼ እመለከታለሁ የማህበራዊ ሚዲያን መተግበሪያዎችን እከፍታለሁ። ወዳጆች ምን እንዳደረጉ እያየሁ ነው መልእክቶችን እመልሳለሁ ሰዓታት ያልፋሉ ይህ ጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ እንደ ማንበብ ወይም የአካል ብቃት እንቅስቃሴ ግን ስልኬ ያስገርፈኛል። አስተያየቶችን ማንበብ እወዳለሁ ቪዲዮዎችን እመለከታለሁ የስክሪን ጊዜዬን መቀነስ አለብኝ ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል ስልኮችን ጠቃሚ ናቸው ግን ቁጥጥር ያስፈልጋል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

በስራ ላይ ከባልደረባ ጋር ግጭት ተፈጠረ አስተያየቶቻችን የተለያዩ ናቸው። ስለ ፕሮጀክት አቀራረብ መደራደር አልቻልንም ሁለታችንም እናምናለን ውይይቱ ትንሽ ሞቅ ሆነ። ሌሎች ሰራተኞች አስተውለዋል ይህ መቹ አይደለም። ለመቆጣጠር እየሞከርኩ ነው። ምናልባት አስተባባሪ ማስገባት ያስፈልጋል። ችግሩን መፍታት አለብን ስራው መቀጠል አለበት። ግላዊ ስሜቶችን ማስወገድ ያስፈልጋል። ምናልባት ዛሬ ከዛሬ በኋላ እንነጋገራለን። መግባባት ማግኘት አስፈላጊ ነው። የቡድን ስራ መስማማትን ይጠይቃል

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው ከቤት መውጣት አያስፈልግም። ብዙ አማራጮች አሉ የተለያዩ ደህረ ገጾችን እመለከታለሁ። ዋጋዎችን አነጻጽራለሁ የደንበኛ ግምገማዎችን አነባለሁ። ፎቶዎችና መገለጫዎች ይረዳሉ። ወደ ጋሪ እጨምራለሁ። የክፍያ መረጃ እገባለሁ። ትእዛዙ በጥቂት ቀናት ይደርሳል ማጠቢያ እንኳን አይፈልግም። ግን አንዳንድ ጊዜ ውጤቱን እንደሚጠበቀው አይሆንም። መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል